አይ እጅ መጨባበጥን እንደ ጥሩ ነገር አልመለከተውም። ያው ድሮ እንዲሁ ነበር እጅም ተጨባበጥን አልተጨባበጥን ችግር የለውም በሚለው ነበረ። እስከ ማቀፍ በሰላም ነበር የምንለያየው። አሁን ግን የእጅ ባክቴሪዎች እንዲሁም። ሌሎች ነገሮችን ተያይዞ ሊያመጣ ይችላል በሚል እጅ መጨባበጥን ለመተው ነው እየሞከርኩ ያለሁት። ስለዚህ አልወድም።

ያው እንደኔ ሳየው ጊዜ ጠዋት ጠዋት ላይ ትምህርት አለ። ከዛ ፈረቃዎች እየተቀያየሩ ይመጣሉ። እንግዲህ እረፍት በደንብ የምመኘው የምለው። የከሰአት ያለውን ጊዜ እንደ እረፍት ብወስደው ይመቸኛል ብዬ አስባለሁኝ።

የስራን ጊዜን እወደዋለሁ። እንግዲህ በስራ ጊዜ የማረጋቸው ነገሮች አሉ ከነዛም ውስጥ መስራት ነው። ነው የምሰራበት ወቅት በጣም ደስ እያለኝ ነው የምሰራው እና። ሰዎችም ምናምን እዛም የስራ ባልደረቦቼን አብረን በምናወራ በምንጨዋውበት ጊዜ በጣም አንደኝነት ጓደኝነትን አንድነትን እንፈጥራለን። እነዚህ ደግሞ በጣም ደስተኛ ነኝ። አንድ ሂወቴ ላይም ደሞ ለውጥ የሚፈጥረው ነገር ነው።

መሳሪያዎች እኔ አሁን በስራ ቦታ ላይ የምሆንበት እንትን ያው እኔ ስራዬ አሁን ተማሪ ነኝ እና እንደ ተማሪነቴ የምጠቀማቸው ነገሮች እንደ እርሳስ አሉ እንደ እስክሪብቶ፣ ደብተር፣ ቦርሳ እነዚህ ሁሉ ያስፈልጉኛል። ከዛ ባለፈ ግን ያው ቤት ውስጥ ከተባለ እንደ መሳሪያዎች ብዙ ጊዜ የሚያገለግሉ ያው የሙዚቃ ውስጥ ስላለው የሙዚቃ መሳሪያዎችን አንዳንዴ እጠቀማለሁኝ እንዲሁም ያው እነ ማስመሪያዎችን ደግሞ ቤት ውስጥ ለሚሰጡን አሳይመንቶችን ለመጨረስ እነዛን በመጠቀም ስራህን ሰራለሁ።

አዲስ አመት በሚመጣ ጊዜ አሁን በእዚኛው በቅርቡ አዲስ አመት ነበረ ለማክበር የማደርገው ነገር ቢኖር አዲስ አመት በሚመጣ ጊዜ አሁን በእዚኛው በቅርቡ አዲስ አመት ነበረ ለማክበር የማደርገው ነገር ቢኖር እንዲሁም ደግሞ እንደ እኔ ያው ክርስቲያን እንደመሆኔም ቤተክርስቲያን በመሄድ በማምለክ በማመስገን እንደዚህ አይነቶችን ደግሞ የቤተሰብ ፕሮግራሞችን በመዘጋጀት እናሳልፋለን። አሁን ቤተሰብ በሚሄድበት ጊዜ ሁል ጊዜ አሁን እናት እና አባቶቻችንም የእነዛ አክስቶቻችን ያቀዱት ነገር ምንድነው? ሁል ጊዜ በየአመቱ በየበዓሉ እንገናኛለን የሚል እቅድ አለ ማለት ነው። ስለዚህ እንደዛ ስለሚያደርጉ ሁል ጊዜ በመሄድ እናሳልፋለን ያ ደስ የሚል ነገር አለው። ትምህርትም ደግሞ ስራዎችም ስለማይኖሩ ከጓደኞች ጋርም በመገናኘት ደስ የሚሉ ነገሮችን እያደረግን እናሳልፋለን ማለት ነው። አዲስ አመትንም አንድ የመቀበያ መንገድ ደግሞ የተቸገሩትን በመርዳት ነው። ሶ የተቸገሩትን እየረዳን እያግዝን እንደዛም የምናሳልፈን